ውሳኔ መስጠት ትችላለህ? አዎ ውሳኔ መስጠት እችላለሁ። ምክንያቱም የሚሰጠው ውሳኔ ከባድ ወይም ውስብስብ ካልሆነ በጣም ብዙ ማሰብና በጣም ብዙ መጠበብ የማይፈልግ ከሆነ። በኔ አቅም የሚሰጥ አይነት ከሆነ አዎ እሰጣለሁ ማለት ነው። ነገር ግን በጣም ከባድ እና የብዙ ሰው ውይይት የሚፈልግ ከሆነ አልሰጥም

ማታ ከስራ በኋላ ምን ታደርጋለህ? እኔ ተማሪ ነኝ ማታ ማታ ከስራ የምገባ አይነት ሰው አይደለሁትም። ስለዚህ ይሄንንም አደርጋለሁ ያንንም አላደርግም የምለው ነገር የለኝም። ምክንያቱም ተማሪ ከሆንኩት በጣም አድካሚ የሚባል ስራማ አይደለም። ስለዚህ በፈለኩበት ሰዓት እቤት መግባት እችላለሁ ማለት ነው